የትኛውን ወቅት ትወዳለህ ለሚለው ጥያቄ! ወቅቶች አራት አይነት ወቅቶች አሉ በእኛ ጋር። ጸደ፣ ምህር፣ ክረምት፣ በልቅ የሚባሉ አራት ወቅቶች አሉ ከእነዚህ ወቅቶች መካከል እኔ የትኛውን ወቅት ነው የምወደው የጥጋቡን ጊዜ ምህር የሚባለውን ጊዜ በጣም የምህር የሚባለው የስራው ጊዜ ነው። በልግ የሚባለውን በጣም እወደዋለሁ የጥጋብ ጊዜ ስለሆነና እሱ ጊዜ የመቼ፣

ቀርከሃ በአካባቢው ይወድጋል የሚለው ጥያቄ? ቀርከሃ እኛ አካባቢ በርካታ የሆነ ቀርካሃ በስፋት አለ የሚባልበት አካባቢ አይደለም ነገር ግን በተቻለ መጠን። ያው ወደ ገጠራማ አካባቢ ነው። አሁን ይሄ የኛ ያለንበት አካባቢ የኛ አካባቢ ለቀርካህ ምቹ አይደለም ያን ያክል በጣም ምቹ የሚባል የሚያቀማጥልም አይደለም። ነገር ግን ቀርከሃ አለ። ግን አሁን በቅርብ ነው እንጂ የለም። ከዚህ በፊት አልነበረም በቅርቡ ከልማቱ ጋር ተያይዞ አድጓል። እንጂ ብዙ የለም

ጫጫታ ታገኝበት ትችላለህ። ጫጫታ ማለት ምን ማለት ነው? ጫጫታ ትገኝበት ጫጫታ ውስጥ ለማለት ነው። ጫጫታ ማለት ሁካታ ነው። ሁካታ ደግሞ በጣም የሚደብር ነገር ነው። እና ጫጫታ ውስጥ መገኘት አልፈልግም። በተቻለ መጠን ጫጫታ ውስጥ መገኘት እዛ አካባቢ መኖር ምናምን አይመቸኝም። ነገር ግን። ጫጫታ ካለብ አካባቢ ዘወር ማለት ነው የሚመከረው። ለብዙ ነገር ተጋላጭ እንዳንሆን ለብዙ ነገር ለስርቆትም ለምንም ተጋላጭ እንዳንሆን። ጫጫታ ውስጥ እንድንሆን አይመከርም። እኔ እንደውም በጣም ነው የሚከብደኝ። ጫጫታ እና ጫጫታ ውስጥ መገኘት አይመቸኝም

የአካል እ ብቃት እንቅስቃሴ ታደርጋለህ? የሚል ጥያቄ ነው የመጣልኝ። የአካል ብቃት እንቅስቃሴ ማድረግ በጣም አስፈላጊ ነው ብዬ አምናለው። ለሰው ልጆች ምክንያቱም ለጤና እ አሁን ባለው ሁኔታ ጤና በጣም አስፈላጊ ነውና ለጤና በጣም ያስፈልጋል። እና ሰዎች አካል ብቃት እንዲረጉ እንዴ እንቅስ እንዲቀሳቀሱ እ ይመክራሉ የጤና ባለሙያዎችም። እና የአካል ውድቃት እንቅስቃሴ በጣም በድፍረት አዎ ይህን አክል ብዬ ባልም። ግን በተወሰነ መልኩ በተቻለኝ መጠን የምችላትን ያክል የአካል ብቃት እንቅስቃሴ አደርጋለሁ፣ እንቀሳቀሳለው። ያው የአካል በቃት እንቅስቃሴ ጤናን ይሰጣል ከሚለው፣ ይሄንም መርህ ከሚከተሉ፣ ከሚያምኑበት ሰዎች መካከል አንዷ ስለሆንኩ የአካል ብቃት እንቅስቃሴን በተቻለኝ ጊዜ አለች በተወሰነች ሰዓት እ አደርጋለሁ ማለት ነው። ለጤና ጠቃሚ ስለሆነ።

ስንት ኢሜል ትልካለህ ለሚለው? ለማን ምን ያክል ለሚለው? ኢሜል እጠቀማለሁ ያን ያክል በጣም ብዙ ባይሆንም ነገር ግን እላላካለሁ በጣም ግን ሰፊ ቁጥር ያለው አይደለም። ኢሜል እላላካለሁ እጻጻፋለሁ ግን ቢያንስ ከአስር እስከ ከአሥራ አምስት እስከ ሃያ የሚሆኑ ኢሜሎችን እላላካለው። ከኢሜል ይልቅ እኔ ሌሎች መረጃ መለዋወጫ መተግበሪያዎች ናቸው የሚመቹኝ እነዛ ይቀሉኛል እና ወደ እነሱ አደላለሁ። እና ኢሜል በጣም ከፍተኛ ከሆነ እስከ ሃያ እስከ አስራ አምስት እስከ ሃያ ባለው ነው የምንላክው። ከዛ ከፍ ያለ ቁጥር አይደለም ያለኝ እና ምላላክበት ልክ እና ይሄን ይመስላል

ማደንዘዝ ትወዳለህ? ለሚለው ማደንዘዝ የሚወድ ሰው ጤነኛ ነው ብዬ አላምንም እና፣ መደንዘዝ ማን ማን ይወዳል ያን ያክል ፍላጎትም የለኝም፣ ተገቢም ነው ብዬ አላምንም፣ ሰው ተፈጥሮአዊ መሆን አለበት ብዬ እላለሁ። መደንዘዝ ወይም ማደንዘዝ ደግሞ ተፈጥሮአዊ አይደለም። በተለያዩ እጾች ራስን ያሉበትን ሁኔታ መሳትና አለማስታወስ ወይም ደግሞ ለመርሳት መሞከር ተገቢ ነው ብዬ አላምንም። ከማያምኑ ሰዎች መካከል ላይ ሰው በተለያየ ነገር ጥገኛ ወይም በዛ ላይ እንትን ያለ ሊሆን ይችላል፣ ነገር ግን እኔ ማደንዘዝን ከማይወዱ ከሚጠራጠሩ ለተለያየ ጉዳት የመጋለጥ እድልን ያሰፋል ብዬ ከሚያምኑት ሆነኝና፣ አልወድም፣ አልወድም ማለት ነው። አልወድም ተገቢም አይደለም ለጤናም ጥሩ አይደለም ብዬ፣ እላለሁ ሰዎችንም አታድርጉ ትላለህ።

ይሄኛው ጥያቄ ደግሞ ምን አይነት የሙቀት መጠን ትመርጣለህ ለሚለው? የሙቀት ልኩ ምን አይነት ነው። ምን አይነት የሙቀት ልክ አለ? የሙቀት ልክ ባለበት ነው የሙቀት መጠን የምንመርጠው እና። ያለውስ የሙቀት መጠን ምን ያክል ሆኖ ነው የሙቀት ልክ የምንመርጠው? ብለን ስንል። አሁን እኛ ያለንበት በተለይ እኔ ያለሁበት አካባቢ ከፍተኛ ስፍራ ነው። ይሄ ደግሞ በጣም ከፍተኛ የሆነ ቅዝቃዜ ያለበት አነስተኛ እና ሙቀት ያለበት አካባቢ ነው። ነገር ግን አሁን ከአሁን ከተፈጥሮ ንብረት ጋር በተያያዘ ያለው አንድ አንድ ነገሮች በጣም የሙቀት መጠንን ጨምረዋል። ይሄ ደግሞ በሰው ልጅ ህይወት ላይ ያለው ነገር ቀላል የሚባል አይደለም ከፍተኛ ነው። እና የሙቀት መጠን ለተጠየቀበት መካከለኛ የሆነ ሙቀት ለመጠን ነው የሚመቸኝ። በጣም ያልሞቀ የማያንገበግብ አይነት ሙቀት ይመቸኛል። እና ይሄ አይነት ሙቀት ነው የምመርጠው

በተፈጥሮ ውስጥ መራመድ ትወዳለህ? ለሚለው ጥያቄ በነገራችን ላይ በጣም የሚያስደስትና በዚህ ምድር ላይ ስንኖር ፈጣሪን የምናመሰግንበት አንዱ ምክንያት ተፈጥሮ ነው ብዬ እላለሁና። በተፈጥሮ ውስጥ መራመድ የማይወድ ሰው አለ ብዬ አላምንም። እኔ በጣም እወዳለሁ ይመቸኛልና። በተፈጥሮ ውስጥ መራመድ ተገቢ ነው። መልካም ነገር ነው ሰዎችም እንዲንቀሳቀሱ እመክራለሁ እደግፋለሁ። እና በተፈጥሮ ውስጥ ተራመዱ እላለሁ ተራመዱ እላለሁ። መንቀሳቀስ በተፈጥሮ መካከል አሪፍ ነው። መልካም የሆነ ነገር ነው። ሰዎችን በዛ ልክ እናገራለሁና። በተፈጥሮ ውስጥ መራመድ አዎ እወዳለሁ። እኔ በተፈጥሮ ውስጥ መራመድ ይመቸኛል ያዝናናኛል። ከፈጣሪ ጋር ያለኝን ነገር ብዙ ነገር እንድመለከት ከሚያደርገኝ መካከል አንዱ ተፈጥሮ ነውና። በተፈጥሮ ውስጥ መራመድ እኔ እወዳለሁ ማለት ነው እወዳለሁ።

አቧራ ችግር ይፈጥርብሃል የሚለው ጥያቄ ወሳኝ ጥያቄ ነው። አቧራ ችግር የማይፈጥርበት ሰው አለ ብዬ አላምንም። አቧራ ሁላችንም ጋር ችግር ይፈጥራል። አዎ ችግር ይፈጥራል ይሄ ችግር ደግሞ ለጤናም ጠንቅ ነው። ጤና ስንል መሉ የሰውነት ክፍላችን ሊሆን ይችላል። አቧራ ስም በጣም በተለያየ ችግር ነው። እና እኔም ችግር ይፈጥርብኛል። አቧራ ከሰው እስከተፈጠርኩ ህይወት ያለው ነገር እስከሆንኩ ድረስ ጥንቃቄ መደረግ አለበት። እዚህ ጋር እና። አቧራ እኔ ላይ አዎ ችግር ይፈጥርብኛል። የተለያየ ችግር ይፈጥራል። አንዱ ችግር ከሚፈጥሩ ነገሮች መካከል አቧራ አንዱ ነው። እና። አቧራ ችግር እኔ ላይም አዎ ይፈጥራል። በደንብ ነው የሚፈጥረው ማለት ነው። በደንብ ይፈጥራል በደንብ

የክላውድ ማከማቻ ትጠቀማለህ ለሚለው በነገራችን ላይ ይሄ ነገር እኛ ጋር ጋር ብዙም የተለመደ ነገር አይደለምና። ስለዚህ እንኳን ስናወራ ሰው ሊስቅ ይችላል። ያንን ቴክኖሎጂ በተለይ በግለሰብ ደረጃ የሚጠቀም አለ ብዬ አላምንም እና። እኔም ከማይጠቀሙት ወገን ነኝ ከማይጠቀሙት ይህንን በስፋት ከማይጠቀሙት ወገን ነኝ። ያው ቴክኖሎጂም በቴክኖሎጂም የዘመን መሆን አለብን ያንን ለመጠቀም እኔ ደግሞ ወደዛ ደረጃ ወደዛ እንትን አልደረስኩም። ስለዚህ የክለወድ ማከማቻ እኔ አልጠቀምም ማለት ነው አልጠቀምም። ከማይጠቀሙት ወገኔ ከማይጠቀሙት ወገን የክላውድ ማከማቻ ከማይጠቀሙት ወይም ያው ስለሌለን ማለት ነው። እንትን ብለን ሳይሆን መርጠና መልካም አይደለም ምናምን ብለን ሳይሆን ስለሌለን የክላውድ መከማቸት አንጠቀምም

ስማርት ፎን ትጠቀማለህ? ለሚለው ስማርትፎን እጠቀማለሁ ግን ያን ያክል በጣም ጥገኛ ደግሞ መሆን አልፈልግም ለስራዎች ለአንዳንድ ተግባሮች ከሌላ ስልክ ይልቅ ስማርትፎን ይመረጣል እና በዛ መሰረት ስማርት ፎንን ለዚሁ አላማ ለስራ አላማ ከሆነ ብቻ ስማርት ፎን መጠቀም እፈልጋለሁ ከዛ ውጭ ግን ስማርት ፎን እንትን አይደለም ዞሮ ዞሮ ከሚጠቀሙት ወገን ነኝ ጎራ ነው የምንመደበው ስማርት ፎንን እጠቀማለሁ አዎ እጠቀማለሁ ብል ነው የሚሻለው እና እጠቀማለሁ ማለት ነው እስማርት ፎን እጠቀማለሁ

ከጎረቤትህ ጋር ጥሩ ግንኙነት አለህ ለሚለው? በነገራችን ላይ ከጎረቤቶቻችን ጋር ይሁን ከሌላም ከሰው ልጆች ጋር ያለኝ ግንኙነት መልካም እንዲሆን እመኛለሁ። እና መልካም መሆን አለበት። ብዬ አምናለሁ እኔ በበኩሌ መልካም መሆን አለበት ብዬ እላለሁ። ስለዚህ ከጎረቤቶቻችን ጋር በአካባቢው ከሚኖሩ ሰዎች ጋር ያለን ግንኙነት የሻከረ ከሆነ ትንሽ አስቸጋሪ ነው። እንደዛ መሆን ተገቢ ነው ብዬ አላምንም። እና ከጎረቤቶቻችን ጋር ያለኝ ግንኙነት እኔን ከጎረቤቶቼ ጋር ያለኝ ግንኙነት መልካም የሚባል ግንኙነት ነው። ያለኝ መልካም የሚባል ያው በክፉ በደግ ስለምንገናኝ ያው ይታወቃል ማህበራዊ ህይወት ለሰው ልጅ የግዴታ ነውና። እኔ ከጎረቤቴ ጋር ያለኝ ግንኙነት መልካም ነው መልካም ነው ጥሩ ነው ብዬ እላለሁ። ጥሩ የሆነ ግንኙነት አለኝ።

ወተት ትጠጣለህ በጣም ደስ የሚል ጥያቄ ነው? ወተት አለመጠጣት አይቻልም እጠጣለሁ በደንብ ነው የምጠጣው። አስፈላጊም ነው መሰረታዊም ብዬ አምናለሁ። ለሰው ልጆች ወተት እና እኔ ወተት ከሚጠቀሙት ወገን ነኝ። በጣም ከሚጠቀሙት ወገን ነኝ። ወተት እጠጣለሁ እጠጣለሁ። ምንም ማድረግ አይቻልም እኔ ወተት በጣም ነው የምጠጣው። አጠቀማ እጠቀማለሁ ማለት ነው። አትጠቀማለሁ እጠጣለሁኝ

የእቃ ቁጥጥር ታደርጋለህ ለሚለው በተቻለ መጠን። እቃ ባይዘረከረክ እና እቃዬ ደግሞ ተሰድሮ ቢቀመጥ እወዳለሁ። ግን እቃ ቁጥጥር ታደርጋለህ የሚለው በደንብ ነው የማደርገው። አዎ አደርጋለሁ የእቃ ቁጥጥር ማድረግ አስፈላጊ ነው። እንዴት እና በምን ሁኔታ ውስጥ እንዳለ ለመረዳት ቁጥጥር ማድረግ እና ማየት መመልከት ተገቢ ነው ብዬ አምናለሁ። እና የእቃ ቁጥጥር። አዎ በተቻለኝ መጠን የእቃ ቁጥጥር አድርጋለሁ

ጾም ትጾማለህ? የሚለው ጥያቄ መልካም የሆነ ጥያቄ ነው ሰው ከፈጣሪው ጋር ያለውን የመንገድ ሁኔታ ማስተካከል ያለበት በጾም ነው ብዬ እላለሁና ጾም መጾም አስፈላጊ ነው አስፈላጊ ነው ተገቢም ነው ብዬ አምናለሁ እኔ ጾም እጾማለሁ በደንብ እጾማለሁ ጾም መጾም ቆንጆ ነገር ነው መሰረታዊ ነገር ነው ሰው ከፈጣሪ ጋር ያለውን ነገር የሚያስተካክልበት ብዙ ነገሮችን ከአለማዊ ትቶ ወደ መንፈሳዊ ለማድላት ጾም መጾም ወሳኝና መሰረታዊ ነው ብዬ አምናለሁ እና ትጾማለህ? ለሚለው አዎ እኔ ጾም ጾማለሁ

የስራ እድገት እየፈለክ ነው ለሚለው? ጥያቄ የስራ እድገት የማይፈልግ አለ ብዬ አላምንም። የስራ እድገት ሁሉም ሰው ይፈልጋል ሁሉም ሰው ይፈልጋል የማይፈልግ የለም። እና በተቻለ መጠን ባገኘሁት አጋጣሚ የስራ እድገቴ ከፍ እንዲል ጥረት አደርጋለሁ። ጥረት አደርጋለሁ እፈልጋለሁ

እሺ የምትወደው መተግበሪያ ምንድነው? የሚለው ጥያቄ መተግበሪያ ሁሉም ሰው ይጠቀማል እኔም ከሚጠቀሙት አንዷ ነኝ በርካታ የሆኑ መተግበሪያዎችን እጠቀማለሁ ለምሳሌ ይሄንን ለመጠቀም ክሮም ነው አሁን በክሮም ነው እየሰራሁት ያለሁት ከዛ ባሻገር ኤጂ አለ ፋየር ፎክስ አለ እነዚህን ተግባሬዎች እጠቀማለሁ የተለያዩ መረጃዎችን ለማግኘት መጎርጎር ስላለበት መጎርጎር መፈለግ መውጣት ስላለበት እኔ መተግበሪያዎች እጠቀምባቸዋለሁ።

እሺ መዋኘት ትችላለህ የሚለው ጥያቄ ወሳኝ ጥያቄ ነው? መዋኘት ውሃ አካላት ጋር ዋና እኔ ዋና ብዙ አልችልም ከማይችሉት ነኝ ብችል ደስ ይለኛል። እኔ ብችል ደስ ይለኛል ውሃ ዋና ግን እንደ እድል ሆኖ። አልችልም ውሃ ያው በጣም እንትን አልልም አንዳፈርም። ከማይደፈሩት ነኝና። ውሃ ዋና መዋኘት ዋና መዋኘት እኔ አልችልም እውነት ለመናገር አልችልም ማግኘት አልችልም። ብችል ደስ ይለኛል በእውነቱ ግን

በስልክህ ገንዘብ ትልካለህ? የሚለው ጥያቄ ወሳኝ ጥያቄ ነው በስልክ ገንዘብ መላክ አስፈላጊ ነው እላለሁ ምክንያቱም ያው በስልክ ገንዘብ መላላክ ያው ድካምን ይቀንሳል ድካምን ይቀንሳል ድካሙ ደግሞ እንዲቀንስ የማይፈልግ ሰው አለ ብዬ አላምንም እና በገንዘብ

የተበላሸ ነገር ማስተካከል ይመቸኛል ያው ተፈጠራዬን ምናምን ነገር ማየት እወዳለሁ። እና የተበላሸ ነገር አስተካክላለሁ በተቻለኝ መጠን አስተካክላለሁ። በተለይ እኔ ጋር ምናምን ያለ ችግር ከሆነ ያን ችግር። ምንም እንዲያልፈውም አልፈልግም መስተካከል አለበት ብዬ አምናለሁ። እና የተበላሸ ነገር ማስተካከል አዎ

የወተት ተዋጽኦ ትወዳለህ በሚለው ጥያቄ የወተት ተዋጽኦ በጣም ለሰው ልጅ አስፈላጊና መሰረታዊ ነገር ነው። የወተት ተዋጽኦ ሰው እንዲጠቀም እመክራለሁ። የወተት አዋጽኦ የምንላቸው መጀመሪያ ምን ምንድን ናቸው ስንል የመጀመሪያው ቅቤ። ከዛ እርጉ። ከዛ ምን አለ ሌላ ከእርጉ ውጪ ምን አለ የወተት ተዋጽኦ? አይብ አለ አሬራ አለ አጓት እነዚህ ሁሉ የወተት ተዋጽኦዎች ናቸው። ማዮኒዝም አንዱ ከወተት በወተት የምንሰራው ከምግብ አይነቶች መካከል አንዱ ነው። እና። የወተት ተዋጽኦ እኔ እወዳለሁ። በጣም ይመቸኛል። ለመመገብ በጣም እመርጣለሁና የወተት ተዋጽኦ የሰው ልጅ እንዲመግብም አበረታታለሁ። ተመገቡ እላለሁ የወተት ተዋጽኦ ለሰው ልጅ ለጤንነቱ አስፈላጊ ጠቃሚ ከሆኑም ነገሮች መካከል አንዱ ነው። በተለይ ለአጥንት ለጥርስ በቃ ለአጥንት ነክ ከነርቭ ጋር በተገናኘ የውጤት አዋጽኦ በጣም አስፈላጊ ነውና። የወተት ተዋጽኦ ትወዳለህ? ለሚለው አዎ በጣም እወዳለሁ